ኢንተርኔትን በደንብ ነው የምጠቀመው ምክንያቱም በጣም አስፈላጊ ነገር ስለሆነ ኢንተርኔትን አለመጠቀም በዚህ ሰዓት ላይ አይቻልም። ስለዚህ እኔም ኢንተርኔትን በደንብ ነው የምጠቀመው። ግብአት ነው ምክንያቱም ይኸው ለተለያየ ነገር ስራ ላይ ስለምናውለው። አሁን ላይ ኢንተርኔትን መጠቀም በጣም ጥሩ ነገር ነው። እንደገናም ደግሞ ሀገሪቷን በደንብ ይሄንን ነገር ለመጠቀም በጣም ተነሳሽነት ስላላት

ማዕድን ብዙ ጊዜ እንኳን አልጠቀምም ምክንያቱም ማዓድንን ለማግኝት ከባድ ስለሆን እዚህ ሀገራችን ውስጥ ይሄንን ለማድረግ ትንሽ የሚከብደኝ ሁኔታ ላይ ስለሆንኩኝ ያው ማዕድን ለማግኘት ትንሽ የሚከብድ ቢሆንም ግን ደግሞ ያው እነሱን ለማግኘት ከባድ ሁኔታ ነው። ቢሆንም ያው እኔ አልጠቀምም ግን ደግሞ በጣም ሬር ናቸው አይገኙም። ብዙ ጊዜ ግን ቢሆንም እኔ አልጠቀምም ማለት ነው

እኔ ለገበያ የምወጣው ሰኞ እንደገናም ደግሞ አርብ ላይ ነው ምክንያቱም እነዚህ ቀናቶች ገበያ በደንብ የሚኖርባቸው እንደገናም ደግሞ ያው ብዙ ሰዎች የሚገበያዩበት ቀን ስለሆነ እነዚህ ቀናቶች በጣም ምርጥ እንደገናም ደግሞ ብዙ ሰዎች የሚገናኙበት ነው። ስለዚህ እኔ የምወጣው ሰኞ እንደገናም ደግሞ አርብ ቀን ላይ ነው ማለት ነው። እነዚህን ቀናቶች ማድረጌ በጣም አስፈላጊ ናቸው ማለት ነው።

በባዶ እግር መራመድም በደንብ ደግሞ የማውቀው ምክንያቱም ኢትዮጵያ ውስጥ ሆኖ ይሄንን ነገር አለማወቅ አይቻለሁ ስለዚህ በባዶ እግር መራመድም በደንብ ነው የማውቀው። ይህንንም ደግሞ ያው ብዙ ሰዎች መናገር ይችላሉ ኢትዮጵያ ውስጥ ብዙ ጊዜ ይሄ ነገር የታወቀ ነው። ግን ደግሞ ይሄ ነገር ጉዳት ያለው ነገር ቢሆንም ግን ያው መደረግ የሌለበት ነገር ቢሆንም ጥሩ ነገር አይደለም ግን ቢሆንም ብዙ ሰዎች ያደርጉታል አውቀዋለሁ። አዎ

ባህላዊ ልብስ ትለብሳለህ ላልከኝ ጥያቄ ያው በደንብ ነው የምለብሰው ምክንያቱም ይሄን ኢትዮጵያዊነቴን የሚገልጽ ነገር ስለሆነ ባህሌን የሚገልጽ ነገር ስለሆነ በደንብ ነው የማውቀው እንደገናም ደግሞ እለብሳለሁ በደንብ እጠቀመዋለሁ። ለበዓላት ጊዜ በደንብ እጠቀመዋለሁ እንደገናም ደግሞ ደስ የሚልም ነገር ስለሆነ። በደንብ ነው የበአል ልብስን እምለብሰው ለብሳለሁኝ እንደገናም ደግሞ እጠቀማለሁኝ ማለት ነው። እለብሳለሁ

እኔ ዳቦ ማብሰል አልችልም ብዙ ጊዜ ያው ይሄንን ለማድረግ ሞክሬ ነበር ግን ደግሞ ቢሆንም ዳቦ ማብሰልን እኔ አልችልም። ያው አብዛኛው ሰዎች ይሄንን ነገር ማድረግ ይችላሉ። አብዛኞቹ ያው የሚሰሩት እንደውም እናቶች ወይም ደግሞ ሴቶች ናቸው። ቢሆንም ግን ያው ይሄንን ነገር አልችልም ማለት እችላለሁ ምክንያቱም። ዳቦ ማብሰል ያው ለወንድ ትንሽ የሚከብድ ነገር ስለሆነ ማለት ነው።

ማታ ብዙ ጊዜ ከስራ በኋላ እኔ የማደርገው ገላዬን መታጠብ እንደገናም ደግሞ ራሴን ሰብሰብ አድርጌ ምግብን እበላለሁ ምግቤን ከበላሁኝም በኋላ ደግሞ ከልጆቹ ጋራ መጫወት ሊሆን ይችላል ወይም ደግሞ ከማውቃቸው ሰዎች ጋራ መነጋገር ሊሆን ይችላል የተለያዩ ነገሮችን አደርጋለሁ። መጽሐፍ ወይም ደግሞ ላነብ እችላለሁ እንደዚህ እያደረኩኝ ማታ ጊዜውን አሳልፋለሁኝ ማለት ነው።

ብዙ ሰነዶችን አላዘጋጅም ግን ደግሞ ቢሆንም አንዳንድ ሰነዶች የግሌ የሆኑ ሰነዶች ግን ይኖሩኛል። ምክንያቱም ያው ይሄንን የማደርገው ያው ለጥሩ ነገር ያው መሰብሰብ ስላለብኝ ያው ግዴታ ስለሆነ እነዚህን ነገሮችን ስለሚጠቅሙኝ። ያው ለትምህርት መረጃዬ ሊሆን ይችላል ለተለያዩ ነገሮች ላይ ሰነዶችን በደንብ ነው የምሰበስበው። እነዚህ ነገሮች ያው አስፈላጊ ነገር እንደመሆናቸው መጠን ማለት ነው።

ለምሳሌ በሁለት ሰዎች ቢኖሩ ያንን ሰው ስሙ እንደዚህ ይባላል በማለት ይሄኛውን ደግሞ ወይ ጫላ ከሆነ ጫላ ነው የሚባለው በማለት ተዋወቀው ይሄ ጫላ ይባላል ይሄኛው ሞቲ ይባላል በማለት እንደዚህ በማድረግ እነሱ ላስተዋውቃቸው እችላለሁ ማለት ነው። ይሄንን በማድረግበት ጊዜ ደግሞ እነሱ ሁለቱ በደንብ እንዲተዋወቁ እንደገናም ደግሞ እንዳይራራቁ ያደርጋቸዋል ማለት ነው

እኔ እምወዳቸው በጣም ብዙ በዓሎች አሉ ግን ደግሞ ከነዛ ውስጥ በጣም አብልጬ እምወደው ያው የስቅለት በዓልን ነው። የስቅለት በዓል በኢትዮጵያ ውስጥ በደንብ እሚታወቅ ነገር ስለሆነ እንደገናም ደግሞ ያው ለኔም በጣም ደስ እሚለኝ እንደገናም ከብዙ ሰዎችም አንጻርያው የስቅለት በዓልን ኢትዮጵያ ውስጥ በደንብ እሚታወቅ ነገር ነው። ያንን በጣም እወደዋለሁ ከምወደው በዓል ውስጥ ነው ማለት እችላለሁ።

ውሃ ማምጣትን በደንብ ነው የማውቀው ምክንያቱም ያው ገጠር ላይ ያደኩኝ ልጅ ስለሆንኩኝ በዚህን ይሄንን ደግሞ አለማወቅ አይቻልም። አብዛኛው ሰው ገጠር ላይ ያደገ ኢትዮጵያዊ ይህንን ውሃ ማምጣትን በደንብ ነው የሚያውቀው። ምክንያቱም ውሃ ከገጠር በሚመጣበት ጊዜ በጀርካን በመሸከም እንደገናም ደግሞ አህያ ላይ በማድረግም ይዞ ስለሚመጣ ይሄንን ነገር በደንብ ብዙ ሰው ያውቀዋል። ስለዚህ እኔም በደንብ አውቀዋለሁ ማለት ነው

እኔ በጣም የምወደው የእኩለ ሰአቱን ቀን ነው የምወደው ምክንያቱም የዚህ ጊዜ ላይ ፀሀይ በደንብ ትወጣለች እንደገናም ደግሞ በጣም ሀይል የሚኖራት ጊዜ ስለሆነ እኔም ደግሞ በዚህ ጊዜ ላይ መንቀሳቀስ ደስ ይለኛል ስለዚህ ያው የቀኑን ሰዓት ወይም ደግሞ ያው የቀትሩን ጊዜ ነው በጣም የምወደው ማለት ነው። ይቺን ሰዓት በጣም ደስ ትለኛለች እንደገናም ያው በደንብ ነው የምትጠቀመው ይቺን ሰዓት።

መስኮትን ክፍት እኔ በፍጹም አላደርግም ምክንያቱም ይሄንን ባደረኩኝ ጊዜ ያው የተለያዩ ህመም ሊያጋልጡ የሚችሉ በሽታዎች ላይ ልወድቅ እችላለሁ ይሄ ደግሞ በጣም መጥፎ ነገር ስለሆነ ያው መስኮቴን ክፍት አልተውም። ለብዙ ሰዎችም መስኮትን ክፍት ማድረግን በፍጹም ይሄንን ነገር አልመክርም። ስለዚህ እኔም ያው መስኮቴን ክፍት አላደርግም ማለት ነው። ይሄንን ብዙ ጊዜ አብዛኛው ሰው አያደርገውም ማለት ይቻላል።

ማታ ላይ ብዙ ጊዜ የምሰማው ድምጽ ያው ጸጥ ያለ እንደገናም ደግሞ ያው ምንም አይነት ነገር የሌለበት በጣም ያው ጭር የሚልበት ጊዜ ስለሆነ ያው ድምጽም ብዙ ጊዜ የማልሰማበት ጊዜ ነው ስለዚህ ያው ማታ ላይ የምሰማው ድምጽ ትንሽም ቢሆን ልሰማው የምችለው የአዋፋት ድምጽን ሊሆን ነው የሚችለው እንጂ ብዙ ጊዜ ምንም አይነት ድምጽን አልሰማም ማለት ነው ብዙ ጊዜ እንደዛ ነው።

ብዙ ጊዜ የምነሳው ጠዋት በጠዋት ጎሳ ሳይቀድ ነው። ብዙ ጊዜ የምነሳው ምክንያቱም ይሄንን ማድረግ ያው በስራ ባህሪም በጣም ጥሩ ነገር ከመሆኑ አንፃር ያው የምነሳው በጠዋት ነው። በጠዋት እነሳለሁ እንደገና ምግቤን እበላለሁኝ። ማድረግ ያለብኝን ስራዎችን ሁሉ ስለምሰራ ያው ብዙ ስራዎች ስለሚኖሩኝ ያው በጠዋት ነው የምነሳው። ይሄንንም ማድረጌ ደግሞ ያው ለቀኔ ብሩህ የሆነ ቀን ማሳለፍ እንድችል ያደርገኛል ማለት ነው

አዎ አቧራ እኔ ላይ ችግር ይፈጥራል ምክንያቱም አቧራ በሚቦንበት ጊዜ አይኔ ውስጥ ሊገባ ይችላል እንደገናም ደግሞ መንገድ ላይ በምሄድበት ጊዜ ያው አይኔን ሊከልለኝ ይችላል። ስለዚህ አቧራ ያው ትንሽ ከባድ ነገር ስለሆነ ይሄንን ነገር ያው ችግር ይፈጥርብኛል ብዬ መናገር እችላለሁኝ። ምክንያቱም ካለኝ ያው ብዙ ልምድ የተነሳ ያው አቧራ አይን ውስጥ በሚገባባት ጊዜ አይንን ይጎዳል። እንደገናም ብዙ ብዙ ነገሮችን ሊያስከትል ስለሚችል ማለት ነው።

በአደባባይ መናገር በደንብ ነው የምችለው ምክንያቱም ይህንን ነገር ማድረግ ያው ለአንድ ስራ ላይ ለሚወጣ ሰው እንደገናም ደግሞ ሀላፊነት ለሚሰማው ሰው ይሄ ነገር በጣም አስፈላጊ ነገር እንደመሆኑ አንፃር እኔም ደግሞ ይሄንን ነገር በጣም አስፈላጊ እንደሆነ ስለማውቅ። በደንብ ነው በአደባባይ ላይ መናገር እችላለሁ በደንብ ነው የምችለው። እንደ ገናም ደግሞ አደባባይ ላይ እናገራለሁኝ ማለት ነው።

አዎ ከስራ ባልደረቦቼ ጋር በጣም ጥሩ የሚባል ግንኝነት ነው ያለኝ ምክንያቱም ይሄን ነገር ማድረግ አስፈላጊ ስለሆነ ያው ከተለያዩ ስራ ከሚሰሩ ሰዎች ጋራ መገናኘት። እንደገና ብዙ አይነት ሰዎችን ማየት ደግሞ ያው ልምድ ስለሆነ ይሄን ነገር ያው በደንብ አደርጋለሁ ስለዚህ ከባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ ማለት ነው። ከብዙ ሰዎች ጋር ጥሩ የሆነ ግንኙነት አለኝ

አዎ ቃሌን በደንብ ነው እምጠብቀው ምክንያቱም ያው በተለያዩ ሁኔታዎች ላይ ሆኖ ቃል መጠበቅ አስፈላጊ ነገር ስለሆነ ይሄንን ደግሞ ማድረግ ያው ግዴታ ስለሆነ ሰውም ደግሞ እንዲያከብረን ወይም ደግሞ ያው ብዙ ነገሮችን ከእኛ እንዲጠብቅ እሚያደርገው ያው ሰውን ማክበራችን ስለሆነ ይሄ ነገር አስፈላጊ ነገር ነው ማለት ነው። ሰው አከብራለሁ።

አዎ ማንቂያ ሰዓትን በደንብ ነው ምጠቀመው። በጠዋት በጊዜ ለመነሳት ያው የሚያግዘኝ ነገር ስለሆነ፥ አብዛኛው ብዙ ሰዎች ይሄንን ነገር ይጠቀሙታል። ይሄን ደግሞ እንደ አለም ማንኛውም ሰው ሊጠቀመው ስለሚችል፥ ይህንን ማንቂያ ሰዓት መጠቀም አስፈላጊ ነገር ስለሆነ እኔም በደንብ ነው ምጠቀመው ማንቂያ ሰዓትን ያው ብዙ ጊዜ በአንድ ሰዓት ላይ እንዲያነቃኝ አድርጌ እሞላለሁኝ።

አዎ ከበጣም ብዙ ሰዎች ያው አዎንታዊ የሆኑ አስተያየቶችን ተቀብዬ አቃለሁ ምክንያቱም አዎንታዊ የሆኑ አስተያየቶችን መቀበል በጣም ጥሩ ነገር ስለሆነ ሰዎች ያው እሺ ማለታቸው ወይም ደሞ ያ ነገር አዎ ልክ ነው ማለታቸው ያው ለሰው በጣም አስፈላጊ ነገር እንደመሆኑ አንፃር አንታዊ የሆኑ አስተያየቶችን ብዙ ጊዜ እቀበላለሁ ይሄንንም ደሞ ለብዙ ጊዜ አድርጌው አውቃለሁ